የአካባቢያችን ገበያ እንግዲህ በአሁን ሰዓት ላይ በጣም ውድ ነው። እቃ ተወዷል ጥሩ። ገበያ ቢኖርም ነገር ግን እቃ በጣም ውድ ነው ተወዷል። ያው ሰው ከኑሮ አቅም በላይ ሆኖ በጣም መኖሩ ራሱ እየከበደ ነው።

እኛ ስብሰባ የምናደርግበት ጊዜ እንደሁኔታውና እንደስብሰባው አላማ ይለያያል። አብዛኛው ጊዜ መደበኛ ስብሰባዎችን በሳምንት አንድ ጊዜ እናደርጋለን። ይህም የስራ ሁኔታችንን ለመገምገም እና ቀጣይ እርምጃችንን ለመውሰድ ይረዳናል። ስብሰባ በአብዛኛው ከሰላሳ ደቂቃ እስከ አንድ ሰዓት ይቆያል። ነገር ግን አስፈላጊ ጉዳይ ካለ ጊዜው ሊጨመር ይችላል። ከመደበኛ ከመደበኛ ስብሰባ በተጨማሪ አስቸኳይ ጉዳዮች ሲኖሩ ጠቃሚ ተጨማሪ ስብሰባ እናደርጋለን። እነዚህ በሰዎች በአጭር ጊዜ ውስጥ መፍትሄ መፍትሄ ለመፍታት እና መፍትሄ ለመስጠት የሚያስፈልግ ጉዳዮች ላይ ያተኩራሉ። ስብሰባዎችን ከተሳታፊዎች በተሳታፊነቱ የተመሰረቱ ሲሆኑ ሁሉም አባላት አስተያየታቸውን እንዲያቀርቡ ይበረታታሉ። በአጠቃላይ ስብሰባዎችን ጊዜን በብቃት ለመጠቀም በተዘጋጃ አጀንዳ ይመራሉ። ይህም ውሳኔውን በፍጥነትና በግልጽ እንዲወሰኑ ያግዘናል።

አዎ ስራዎችን በቅደም ተከተል አስቀምጣለሁ ምክንያቱም ስራዎችን በቅደም ተከተል ማስቀመጥ የጊዜ አጠቃቀምን ለማሻሻል ውጤታማነትን ለመጨመር እጅግ አስፈላጊ ልምድ ነው። ሰው ብዙ ስራዎችን ሲኖሩት ያለ ቅድሚያ ያለ ቅድሚያ ከመስራት በኋላ ግራ ሊገባውና ጊዜው ሊያጠፋ ይችላል። ስለዚህ ስራዎችን በቅርብ ተከተል መደረጋቸው ግልጽ አቅጣጫን ይሰጠናል። የመጀመሪያው ሁሉንም የሚሰሩ ስራዎችን በዝርዝር መጻፍ አስፈላጊ ነው። ይሄ የማለት ስራዎችን በአእምሮ ውስጥ ከመያዝ ይልቅ በግልጽ በመመልከት ለመመልከት ስራዎችን ለመስራት ያስችለናል። ከዚያ ከእያንዳንዱ ስራ በአስፈላጊነቱ በየጊዜው ገደቡ መመደብ ይገባል። አስቸኳይና አላስፈላጊ ስራዎችን ቅድሚያ ሊያገኝ ይገባቸዋል ማለት ነው። ይላው ትልቅ ስራዎች ወደ አነስተኛ ክፍሎች መከፋፈል ጠቃሚ ነው። ይህ ማለት ይህ ስራው ስራው እንዳይከብድ ያደርጓልና መጀመሪያ ቀላል ይሆናል እያንዳንዱ ክፍል ሲጠናቀቅ ሰው መነሳሳትን እርካታ ያገኛል ማለት ነው። ሌላው የቀን ወይም የሳምንት እቅድ ማዘጋጀት ይመከራል። ይህ እቅድ ምን መጀመር ምን ምን መጀመሪያ እንደሚሰራና ምን በኋላ እንደሚከተል ያሳያል። እንዲሁም ለእረፍትና ለተለይ ለእረፍትና ያልተጠበቁ ሁኔታዎችን ጊዜ መመደብ ያስፈልጋል ማለት ነው። አራተኛ መጨረሻው ከተዘጋጀው ቅድመ ተከተል መንገድ መውጣት አስፈላጊ በመሆኑ ጊዜ ብቻ መሆን ይገባል ብዙ ጊዜ ትንሽ ነገሮችን ትኩረታችንን ይበትናሉ። ስለዚህ ትኩረታችንን በአንድ ላይ ሰብሰብ አድርገን ስራ ላይ በማዋል ውጤታማ አንድንሆን ያደርገናል ማለት ነው። በመጨረሻ ስራዎችን በቅደም ተከተል ማስቀመጥ ጊዜን ያድናል ጭንቀትን ይቀንሳል ሰውን ወደ ግብ በቀላሉ ያደርሳል። እና ይህ ልምድ በእድሜ ሁሉ መጠቀም የተሻለ ህይወትን ለመኖር ይረዳል ማለት ነው።

የዛሬው አየር ሁኔታ ያው አዲስ አበባ ላይ ቀዝቃዛ ነፋሻማም ነው እንደገና ሙቀትም አለው ማለት ያው የሆነ የተዘበራረቀ አይነት የአየር ፀባይ ነው ያለው። ማለትም ጠዋት ጠዋት ላይ በጣም ሀይለኛ ቅዝቃዜ አለ ወደ ከሰአት አካባቢ ደግሞ በጣም ይሞቃል። እንደገና በተመሳሳይ ደግሞ ወደ ማታ ሰዓት ደግሞ ሀይለኛ ቅዝቃዜ ንፋስ ያዘለ የአየር ሁኔታ ነው ያለው። እና ትንሽ አየሩ ዘብረቅረቅ ያለ አየር ሁኔታ ነው ያለው።

እኔ ያለሁበት አካባቢ አዲስ አበባ ነው። ስለዚህ አዲስ አበባ የአየር ሁኖታዋ ትንሽ ቀዝቀዝ ያለ አየር አላት። ዝናቡ በተለይ በክረምት ወቅት ይበዛል አፈሯም በብዙ ቦታ ፍሬም ፍሬያም ነው። እናም እነዚህ ሁኔታዎች ለአንዳንድ የቀርቅሃ ዝርያዎች ተስማሚ ነው የአየር ሁኔታዋ ማለት ነው። ስለዚህ ቀርቅሃ በአዲስ አበባ ሊያድግ ይችላል። ግን ሁሉም ዝርያ አይደለም በቀዝቃዛ አየር የሚቆይ ኮልድ ቶለራንት የሚባል የቀርቅሃ ዝርያ ብቻ ነው በጥሩ ሁኔታ። የሚያድገው በተገቢው እንክብካቤ ከተተከለ ቀርቅሃ ባለሁበት አካባቢ ላይ ብዙ አመት ሊኖር ይችላል ማለት ነው። የሚያስፈልገውን እንክብካቤ ቀርቅሃ የመጀመሪያ ደረጃ የሚያስፈልገው ውሃ ነው። ግን ውሃ እንዳይቆም እንዳይቆምበትና የመቋረጥ ሁኔታ እንዳያስከትለው መጠንቀቅ ያስፈልጋል። ሁለተኛው ደግሞ ፀሀይ ነው። መካከለኛ ፀሀይ ይፈልጋል በጣም ጥላ ውስጥም አይደለም አይደረግም ያው መካከለኛ የፀሀይ ብርሃን ያለበት ቦታ ነው። መሆን ያለበት ሶስተኛው አፈር ያስፈልጋል። አፈሩም አፈሩም ያው ፍሬያማ ፍሬያማና ውሃ የሚያስለቅቅ የሚያስለቅ አፈር ይመከራል። በመጨረሻ ደግሞ ጥበቃ ያስፈልገዋል ረጅም ቀዝቃዛና ሌሎችን ታናናሽ ተክሎችን መጠበቅ ያስፈልጋል ይሄ ማለት በደንብ ጥበቃና እንክብካቤ ያስፈልገዋል ማለት ነው። በመቀጠል የቀርቅሃ ጥቅሞችን ስናይ ደግሞ ቀርቅሃ በአዲስ አበባ ቢተከል አየር ያጣራል አፈር የመሸርሸርን ይቀንሳል። ለግንባታ ለቤት እቃና ለጌጣጌጦች ይጠቅማል። ከተማዋ አረንጓዴነትንም ያበረክታል ማለት ነው። በአጠቃላይ ቀርቅሃ አሁን ባለሁበት አካባቢ ያድጋል ነገር ግን ተገቢ ዝርያ መምረጥ እና ጥሩ እንክብካቤ መስጠት አስፈላጊ ነው። እንደዚሁም ቀርቅሃ በከተማው ውስጥ አረንጓዴነትን ለማብዛት እና ለአካባቢው ጥቅም ለማምጣት ትልቅ ሚና ያለው ነው።

እሺ ጥራት ያለው ስራ ማቅረብ በማንኛውም የስራ መስክ ውስጥ ስኬትን የሚያመጣ ዋና መሰረት ሲሆን ጥራት ማለት ስራን ብቻ መፈጸም ሳይሆን በትክክል በጊዜና በሚጠበቅበት ደረጃ ማቅረብ ማለት ነው። ስለዚህም ዛሬ በትምህርት በስራ ቦታና በንግድ ዘርፍ ውስጥ ጥራት ያለው ስራ ማቅረብ የግል ክብርንና የድርጅትን እድገት ይወስናል ማለት ነው። እናም እንደ አጠቃላይ በአጠቃላይ ጥራት ያለው ስራ ማቅረብ ይቻላል እሱም ግልጽ ግብ ሲኖረው ጥሩ እቅድ ካለው ትኩረት መስጠት አለብን ማረምና ግብረ መልስ መቀበል መያዝ ይሆናል። ጥራት ያለው ስራ የሰው ክብርን ያሳድጋልና ዘላቂ ስኬትንም ያመጣልናል ማለት ነው።

ውሃ ላይ እንኳን እኔ ውሃ መጠጣት ሁኔታ ላይ እንኳን በጣም ደካማ ነኝ ቢያንስ በቀን እንደው አንድ ሌትር ተሟሙቼ ከጠጣው ራሱ በጣም ጎበዝ ነው ግን ይሄን ስል። ይሄ አሁን የማደርገው ሁኔታ ማለት በቀን አንድ ሌተር ውሃ በቂ ነው እያልኩ አይደለም የተለያዩ የጤና ችግሮችን ያመጣብኛል አሁን። በተለይ አሁን ሰሞኑን አካባቢ ላይ የተለ የኩላሊት ችግር ማለት የኩላሊቲ ህመምን እያመጣብኝ እንደሆነ አውቃለሁ ግን ያው ውሃ አንድ ሌተር በቀን እንደማይመከር አውቃለሁ። ቢያንስ በቀን ውስጥ ከሁለት እስከ ሶስት ሊትር ነው ውሃ እንድንጠጣ የሚመከረው ማለት ነው። ስለዚህ አሁን ያለሁበት ሁኔታ ያው ልክ እንዳልሆነ አውቃለሁ ግን በአጠቃላይ በቀን ውስጥ እስከ ሁለት እስከ ሁለት እስከ ሶስት ሊትር ውሃ መጠጣት ለአብዛኛው ለአብዛኛው ሰው በቂ ነው ብዬ አስባለሁ። ውሃ መጠጣት ቀላል ቢመስልም በጤናችን ላይ ግን ያለው ተጽዕኖ እጅግ ትልቅ ነው። ስለዚህ ሰውነታችን ለማዳን በየቀኑ በቂ ውሃ መጠጣት ይገባናል። ያው እኔም የማደርገው ነገር ትክክል እንዳልሆነ አውቃለሁ ግን ያው በሂደት ለማስተካከል እሞክራለሁ ማለት ነው።

አዎ በጀት አስተዳድራለሁ። ያ ማለት በጀት ካልተቆጣጠርነውና ገንዘብን ያለእቅድ ይወጣል ይሄም ወደ ችግር ሊመራን ስለሚችል አዎ በጀትን አስተዳድራለሁ ማለት ነው። የመጀመሪያው በጀትን ማስተዳደርበት መንገድ ገቢዬን በግልጽ ማወቅ ነው ይሄ ማለት በጀት ለመቆጣጠር መጀመሪያ ላይ የሚገባን ገቢን በግልጽ ማወቅ ነው። ወራዊ ደግሞ ተጨማሪ ገቢ ካለ ወይም ንግድም ገቢ ሊሆን ይችላል የተለያዩ ገቢዎች ሊኖሩ ሲል የሚችሉ እነዚህ የሚገቡ ገቢዎችን በግልጽ አውቃለሁ። በመቀጠል ደግሞ ወጪን መዘግባለው ማለት ነው ይህ ማለት ቀጣይ ደረጃ የሚያስፈልገኝን ወጪ መመዝገብ ነው። ወጪ አስፈላጊ ኪራይ ሊሆን ይችላል ምግብ መብራት እና አላስፈላጊ ያልሆኑ ወይም መዝናኛ አላስፈላጊ ግዢም በሁለት መከፋፈል ለመከፋፈል ይረዳኛል ማለት ነው። የበጀት እቅድ አዘጋጃለሁ ገቢና ወጪ ከተረዳሁ በኋላ የበጀት እቅዴን ማዘጋጀት አለብኝ። እያንዳንዱ ወጪ መጠን መመደብ ለቁጠባና ለአስቸኳይ ገንዘብ መያዝ አላስፈላጊ ነው ብዬ አስባለሁ። ሌላው በጀትን መከታተልና ማሻሻል ነው። ይህ ማለት በጀት አንድ ጊዜ ብቻ የሚደረግ ነገር አይደለም በየሳምንቱ ወይም በየወሩ መመልከት እና ማሻሻል ያስፈልጋል። ወጪ ከእቅድ በላይ ከሆነ መቀነስ ገቢ ደግሞ ከተጨመረ ቆጥቤ ቁጠባን ለመጨመር ይረዳኛል ማለት ነው። የመጨረሻው ትግስትና ልማድ ነው በጀት መቆጣጠር ትግስትን ይፈልጋል። በአንድ ቀን ሀብታም መሆን አይቻልም ግን በየቀኑ ትንሽ ትንሽ በጀትን መከታተል መቻል ትልቅ ውጤት ያመጣል ማለት ነው። በአጠቃላይ በጀት መቆጣጠር ይቻላል እሱም ገቢ መረዳት ወጪ መመዝገብ እቅድ ማዘጋጀት። እንደገና ትዕግስት በመያዝ ይሆናል በጀት በትክክል ስንቆጣጠር የገንዘብ ጭንቀታችን ይቀንሳል የወደፊት ህይወታችንም ያረጋጋልናል ማለት ነው።

ያው ይሄ እኮ ምንም ጥያቄ አያስፈልገውም አዲስ ቴክኖሎጂ መማር በጣም ነው በጣም እኔ የምወደው በራሴ ማለት ነው። ምክንያቱም ዛሬ በአለም አለም በፍጥነት እየተለዋወጠ ነው አዲስ ቴክኖሎጂ በየቀኑ ነው ይመጣል ህይወታችን መንገድ ይቀየራል ከስልክ እስከ ኮምፒውተር ከኢንተርኔት እስከ ሰው ሰራሽ አይምሮ ድረስ ቴክኖሎጂ የስራ የትምህርት እና የመገናኘቶች አካል ሆኗል ስለዚህ አዲስ ቴክኖሎጂ መማር ፍላጎት ጉዳይ ብቻ ሳይሆን እኔ እንደራሴ ግዴታ ነው ብዬ ነው የማስበው ማለት ነው። አዲስ ቴክኖሎጂ መማር እውቀታችንን ያሳድጋል አእምሮአችንን ያሰፋል አዲስ ነገር መማር ሰውን ከድንበሩ ያወጣዋል ራሱን እንደገና እንዲያውቁ ያደርገዋል ይህ በግልጽ እድገትና በሙያ ስኬት ላይ ትልቅ ሚና አለው ብዬ አስባለሁ። ዛሬ የስራ ገበያ በቴክኖሎጂ ዙሪያ እየተለዋወጠ ነው አዲስ ቴክኖሎጂዎች የሚያውቁ ሰዎች የተሻለ የስራ እድል ያገኛሉ። ፕሮግራሚንግ ዲጂታል ማርኬቲንግ ዳታ አናላይዚንግ የኤአይ እንደሚመስሉ እንደሚመስሉ ክህሎቶችን የዛሬ ዛሬ በጣም የሚፈልጉ ሆነዋል። ቴክኖሎጂ መማር ችግርን በአዲስ መንገድ ለመፍታት ይረዳል አዲስ መተግበሪያዎችን ሲስተሞችን መፍትሄዎችን በቴክኖሎጂ እውቀት ይፈጥራል ይህ ፈጠራን ያበረታታል ሰው አዲስ ሀሳብ እንዲያመነጭ ያደርጋል። በተጨማሪ አዲስ ቴክኖሎጂ መማር ከአለም ጋር እንድንተጋገዝ ያደርገናል ኢንተርኔት እና ዲጂታል መሳሪያዎች አለምን አንድ መንደር አድርገዋታል እንደገና እንደዚህ ቴክኖሎጂ ማወቅ ከሌሎች ሀገሮች ጋር መስራትን ያስችለናል። ቴክኖሎጂ መማር ህይወታችንን ቀለል ያደርጋል ስራዎችን በፍጥነት መፈጸም መረጃ በቀላሉ ማግኘት እና ጊዜ መቆጠብ ያስችላል ይሄ ተጨማሪ ጊዜ ለራሳችን ለፈጠራ ያበቃል ማለት ነው። ስለዚህ እነዚህ አዲስ ቴክኖሎጂዎች በየጊዜው በመጡ ጊዜ መማር እኔ በጣም ጥሩ ነው አቅምንም ለማሳደግ ራሳችንንም በተለያዩ ቴክኖሎጂዎች አብዴት እንድናደርግ ያደርጋል ማለት ነው። ስለዚህ እኔ ቴክኖሎጂ አዲስ ቴክኖሎጂዎች በመጡ ቁጥር እኔ መማር በጣም ነው የምወደው።

እሺ የስራ ጊዜ የሰዉን ህይወትን በጣም የሚያስተዳድር ነገር ነው ብዬ አስባለሁ እንዴት እንደምን እንደምንይዘውና እንዴት እንደምንጠቀምበት ወጤታችንን ደስታችንን እና የህይወት ሚዛናችንን ይወስንልናል። የስራ ጊዜን በአግባቡ በተመጣጣነ መንገድ ለመቆጣጠር እጥራለሁ። በመጀመሪያ የቀን መጀመሪያ ስራ የቀኔን በጊዜ በቀኔን በጊዜ መነሳት እጀምራለሁ። መጀመሪያ ቀን እቅድ እመለከታለሁ ምን ምን ማድረግ እንዳለብኝ እወስናለሁ። ይህ ቀኑን በተደራጀ ሁኔታ እንድጀምር ይረዳኛል። ሁለተኛ ደረጃ የስራ ሰዓት እና ተግባራት ነው። የስራ ጊዜ ብዙ ጊዜ ከጧዋት እስከ ማታ ድረስ የተመደበ ነው። በዚህ ጊዜ ውስጥ ዋና ስራዎቼን እፈጽማለሁ። ስብሰባዎች ካሉኝ ካሉት እሳ ስብሰባዎች ካሉኝ እሳተፋለሁ። ከተለያዩ የስራ ባልደረቦቼ ጋር እተጋገዛለሁ። ጊዜ እንዳላባክን ተግባራትን በቅደም ተከተል አደርጋለሁ። ሌላ በሶስተኛ ደረጃ የእረፍት ጊዜ ነው። ይሄ ማለት በስራ መካከል እረፍት መውሰድ አስፈላጊ ስለሆነ እኔ አጭር አጭር እረፍት እወስዳለሁ እሱም አይምሮዬን እንዳድስ ይረዳኛል። እረፍት ከወሰድኩ በኋላ ስራዬን በተሻለ ትኩረት እመለሳለሁ ማለት ነው። ወደ ስራዬ በተሻለ ትኩረት እመለሳለሁ ማለት ነው። ሌላ በአራተኛ ደረጃ ስራና የግል ህይወትን ሚዛናዊ ማድረግ ነው። የስራ ጊዜና ከግል ህይወቴ ጋር ማመጣጠን ለማመጣጠን እጥራለሁ። ስራ ብቻ ሳይሆን ለቤተሰቤ ለእረፍት እና ለራሴ ጊዜም መድቤ ነው የምንቀሳቀሰው ይህ እንዳልደክምና እንዳልተጫነ እንዳልጫጫነ እንዳይሆን ማለት እንዳይጫጫነኝ እና ያው ጊዜ እንዳላባክን ይርዳኛል ማለት ነው። የቀኑ መጨረሻ የሚሆነው ቀኑን ስጨርስ የሰራሁትን እገመግማለሁ። የተሳካውን አጠናክራለሁ የቀረው የቀረውን ማለት ለሚቀጥለው ቀን እቅድ አድርግና ይህ ቀጣይ ቀን በተሻለ ሁኔታ እንዲጀምር ያግዘኛል ማለት ነው። በአጠቃላይ የስራ ጊዜ የተደራጀ የተመጣጠ የተመጣጠነና ውጤታማ እንደሆነ እጥራለሁ። ጊዜን በጥሩ ሁኔታ መጠቀም ስኬትን ያመጣል። እንዲሁም የተመጣጣነ ህይወት እንድኖር ያግዘኛል ማለት ነው።

አዎ እኔ መሬት ላይ መቀመጥ በጣም በጣም ነው የሚመቸኝ። ምክንያቱም መሬት ላይ መቀመጥ አካላዊ እና የአእምሮዊ አእምሮአዊ ጥቅሞች አሉት ብዬ ስለማስብ ማለት ነው። መሬት ላይ መቀመጥ አካልን በተፈጥሮአዊ አቀማመጥ ያደርጋል ያደርገዋል ጀርባ ወገብ እንዲዘና ዘና እንዲል ያደርጋል ከረጅም ጊዜ በወንበር መቀመጥ የሚመጡ ህመሞችን ይቀንሳል። አንዳንድ ጊዜ እግሮቻችንንም መዘርጓት ዘርግተን መቀመጥ ተፈጥሮአዊ ስለሆነ አካላችን ዘና እንዲህ እንዲህ ስለሚያደርግ ማለት ነው። ሌላው በመሬት መቀመጥ አይምሮን ያሳርፋል ቀላልና ዝቅተኛ አቀማመጥ ስለሆነ ሰውን ወደ ሰላም ሁኔታ ሰላማዊ እንድንሆን የማድረግ ሁኔታ አለው ብዬ አስባለሁ። መሬት ለመቀመጥ ማሰብን ቀለል ያደርጋልና ትኩረት እንድንሰጥ ያደርጋል ብዬ አስባለሁ። ሌላው በመሬት ላይ አብሮ መቀመጥ ማለት ያው ከሰዎች ጋር ስንቀመጥ ጥሩ ቅርርብ እንዲኖር ያደርጋል ሁሌም በአንድ ደረጃ ስለሚቀመጡ እኩልነትን ስለሚፈጥር ይህ መነጋገርን ያበረታታልና ፍቅርና ክብር እንዲኖረን የበለጠ እንድንቀራረብ ማድረግ ስለሚችል እኔ አሁን መሬት ላይ መቀመጥ በጣም ነው የሚመቸኝ። በአጠቃላይ ምሬት ላይ መቀመጥ ለኔ ይመቸኛል አካላዊ ምቾት አይምሮ እረፍት ማህበራዊ ቅርርብ እና ባህላዊ እሴቶች ያለው ነገር ነው ብዬ አስባለሁ። ነገር ግን ሁኔታውን በመመርመር እና ሰውነታችንን በመስማት መጠቀም አስፈላጊ ነው ብዬ አስባለሁ ማለት ነው።

ያቅ እኔ በእግሬ ቢያንስ በቀን ማለት ምቹ ሁኔታ ብዬ የምላቸው የመሬታ አቀማመጦች አሉ ለምሳሌ አሁን ማለት ምቹ የሆነ ለጥ ያለ ኖርማል የሆነ መንገድ ላይ ቢያንስ በቀን እስከ ሰባት እስከ ስምንት ኪሎ ሜትር መሄድ እችላለሁ ግን ኖርማል እነዚህ አሁን በተለይ የመሬት አቀማመጡ አስቸጋሪ ሆኖ እነዚህ ተራራ ቦታ ሆኖ የጭቃማ ነገር ከሆኑ እነዚህ ጠጠር ምናምን የበዛባት ቦታዎች ከሆኑ ቢያንስ ሁለት ኪሎ ሜትር ሶስት ኪሎ ሜትር መጓዝ በደንብ እችላለሁ ያው በእግር በእግር መንቀሳቀስ ለሰውነታችን ብዙ ጠቀሜታ አለው ማለት ጤናማ ሰውነት እንዲኖረን ይረዳል ብዬ ስለማስብ በተጨማሪ እንዲህ ሰውነታችን ማለት ሪላክስ እንዲሆን ማለት እንዲፍታታ ያደርጋል ተጨንቀን ከሆነ ውስጣችን የመረበሽ ሁኔታ ሁኔታ ባለበት ሰዓት በእግራችን ጉዞ ብናደርግ ማለት ብዙ ጥቅሜታ አለው ብዬ አስባለሁ ስለዚህ እችላለሁ እስከ አምስት ኖርማል በቃ የተመቻቸ መንገድ ከሆነ ኖርማል እስከ አምስት እስከ ስድስት ኪሎ ሜትር መሄድ እችላለሁ በቃ ከዛ በተጨማሪ ግን ትንሽ እንደዚህ የመንገዱ ማለት የመሬት አቀማመጡ የሚያስቸግር ከሆነ ግን ቢያንስ ከአራት እስከ ሶስት ኪሎ ሜትር መጓዝ እችላለሁ በእግር ርቀት መሄድ ይቻላል የሚሉት ጥያቄ በአካል ቅጤና ማለት የጥይ በጥይ በእግር ምን ያህል ርቀት መሄድ ይችላሉ? የሚለው ጥያቄ ላይ የሚሉ ጥያቄ በአካልና በጤና በእድሜ በአየር ሁኔታና እና በመንገድ ሁኔታ ሊለያይ ስለሚችል ያው እኔ በዚህ ሁኔታ ነው ማቅረብና ማስረዳት የምችለው ማለት ነው

አዎ አቧራ ችግር ይፈጥርብኛል ማለት አስተዳጋጋ ማለት አስተደዳጋችነም ያለንበትም ሁኔታ አብዛኛው እንደዚህ ለአቧራ ተገላጭ ተጋላጭ የሆንበት አከባቢ ላይ ነው ያለሁትኝ። አዎ ችግር ይፈጥራል በተለይ እኔ አሁን። አቧራ በሚነካኝ ሰዓት በተለይ የአይን አለርጂ አለብኝ። እሱ አሁን አቧራ ከነካ ዙሪያ በዙሪያው አይኔ ማለት በነካኝ ቁጥር አቧራ በቦነነብኝ ቁጥር የአይኔ ዙሪያ የመበለዝ እና የማቃጠል ሁኔታ አለ እና ያው አላርጂ አለብኝ። ሌላው ደግሞ ያው ሰውነታችን ይቆሽሻል። በተጨማሪ ልብሳችን ወዲያው እንዲቆሽሽ ያደርጋል። ስለዚህ እነዚህ ሁሉ አሁን ችግር እንዲፈጥሩ ያደርጋል ማለት ነው። ስለዚህ እኔ አሁን ችግር ይፈጥርብኛል አዎ

የጫማ ቁጥሬ ሁለት አይነት ነው እሱም ሁለት አይነት የሆነበት ምክንያት እነዚህ ሽፍን ጫማና ፍላት ጫማዎችን ሳደርግ ይለያያል። አሁን ሽፍን ጫማ በማደርግበት ሰዓት ሰላሳ ዘጠኝ እና አርባ ይሆናል። እነዚህ ፍላት ጫማዎችን በምጠቀም ሰዓት ግን ሰላሳ ስምንት ቁጥር ነው ብዙ ጊዜ የምጠቀመው። ስለዚህ ከሰላሳ ስምንት እስከ አርባ ባለው ውስጥ ነው ማለትም የምጠቀመው ሞዳቸው ሙዳቸው ማለት ሳይዛቸው ከፍ እና ዝቅ ያለ ስለሚሆን ሞዳቸው በዛ ምክንያት አሁን ከሰላሳ ስምንት እስከ አርባ ባለው ውስጥ ነው። ጫማ ቁጥሬ ማለት ነው።

አዎ እኔ የምወደው መክሰስ ብዙ ጊዜ መክሰስ አዘውትሬ የምጠቀም አይነት ሰው አይደለሁም። ነገር ግን አንዳንድ ጊዜ ያው ሲያስፈልገኝ የምጠቀማቸው መክሰሶች በተለይ እነዚህ ስናክ ማለት ኩኪ ነገሮች ይመቹኛል። ቺፕስ እነዚህ በሶ ማለት እነዚህ ተጨብጦ በጭብጥ የሚሰራ በሶች። እና ያው በተለይ ትኩስ ነገር ከሻይ ጋር ብትጠቀም ለኔ በጣም ነው የሚመቸኝ። እና የምወዳቸው ማለት ነው

ኮፍያ ማድረግ አልወድም ነገር ግን አንዳንድ ጊዜ እንዳደርግ የሚያስገድደኝ ሁኔታዎች ቦታዎች ሲኖሩ ግን አደርጋለሁ። ለምሳሌ አሁን አንዳንዴ ፀሀዩ በጣም ሲበረታ ትንሽ ከበድ ሲል እንደገና ደግሞ ትንሽ ወጣ ብለን ለመዝናናት ስንወጣ እንደዚህ አይነት ቦታዎች ሲሆኑ ላደርግ እችላለሁ። እንጂ ግን ቀን በቀን እንደዚህ ፍቅሩ ኖሮኝ አላደርግም። እና ስለዚህ አልወድም ብዙም ማለት አልወደውም በቃ በአጠቃላይ አልወድም። አስፈላጊ በሆነ ጊዜ ብቻ ሲሆን ግን ላደርግ እችላለሁ።

አዎ ብዙ ግዜ ሰንደር ለ ጫማዎችን ነው የማደርገው። ምክንያቱም ማለት ምቾት ስለሚሰጡኝ እንደ ልቤ እንድንቀሳቀስም ስለሚያደርገኝ። ሌላ ከማደርጋቸው አይነት ጫማዎች። የተለየ ሰንደል ጫማዎችን ነው ብዙ ጊዜ የምጠቀመው እና ማለት በጣም ነው የሚመቸኝ ለኔ ምቾት ይሰጠኛል ስንቀሳቀስም። የትም ቦታ ስሄድም በቃ አብዛኛውም ለብሳቸው የምትጠቀማቸው ጫማዎች አሁን ሰንደሎች ናቸው። እና እኔ በጣም ነው የሚመቸኝ ስለዚህ ብዙ ግዜ ነው ሰንደል ጫማ የምለብሰው

አዎ የሽያጭ ግቦች አሉኝ። እኔ የሽያጭ ግቦች በአጭር እና በረጅም ጊዜ አስቀምጣለሁ የአጭር ግዜ ግቦች ብዬ የማስቀምጣቸው ወ በወር ወይም በሳምንት የሚሳኩ ግቦች ናቸው ለምሳሌ የተወሰነ ብዛት እቃ መሸጥ ወይም አዲስ ደንበኛ ማግኘት ሊሆን ይችላል የረጅም ጊዜ ግቦች ብዬ ደግሞ የማስቀምጠው መ አመት ወይም እና ከዛ በላይ የሚሳኩ ግቦች ናቸው። ንግ ለምሳሌ ንግድ ማስፋት፣ ምርት ስፋት መጨመር እና ተ ታማኝ ደንበኞችን መፍጠር እና የመሳሰሉት ሊሆኑ ይችላሉ ሽያጭ ግቦች በአቅጣጫ ይሰጣሉ ምን ማድረግ እንዳለብኝ ያሳያሉ ትኩረታ ትኩረታ ትኩረታችንን ያጠናክሩናል እንዲሁም እድገትን ለመመዘን መለኪያ ይሆናል ብዬ አስባለሁ። ግቦች በየጊዜው እገመግማለሁ የተሳካውን አጠናክራለሁ፣ ያልተሳካውን እንዴት ማሻሻል እንደሚቻል እመለከታለሁ ብዬ ቀጣይ ግቦቼን በተሻለ መንገድ እንዳዘጋጅ ይረዳኛል ብዬ አስባለሁ ሌላው ግ ግቦች የበለጠ ተነሳሽነት እንዲኖረኝ ያደርገኛል። ሁሉ ግዜ ምን እንደምፈልግ ሳውቅ በሽያጭ ስራዬ ስራዬ ላይ የበለጠ ጉልበት እና ትጋት እንዲኖረኝ ያሳየኛል ማለት ነው። በአጠቃላይ አዎ በቃ የሽ የሽያጭ ግቦች አሉኝ እነሱን ንግዴን የሚመራ ውጤቴን የሚያመጣና እድገት የሚያረጋግጥልኝ መሰረታዊ ነገር ናቸው ብዬ አስባለሁ ያለግብ ሽያጭ አይቀጥልም ብዬ ያለግብ ሽያጭ አይቀጥልም ያለግብም ስኬት አይመጣም ብዬ ስለማስብ በአጠቃላይ የሽያጭ ግቦች አሉኝ